ቀልድ መናገር እወዳለሁ ወይ ነው? የሚለው አዎ እኔ ቀልድ መናገር እወዳለሁ ኧረ ስቀለድነው። እኔ ቀልድ መናገር አልችልበትም ሲጀመር ሲቀለድ ግን በጣም እስቃለሁ በጣም እዝናናለሁ ደስ ይለኛል ሳይበዛ ማለት ነው። ግን ቀልድ መናገር ግን መውደድ አይደለም መናገር አልችልም። መውደድ ደረጃ አልደርስም ግን መናገር አልችልም አልችልበትም አለ አለ ሰው ታድሏል። በየጊዜው በየሰአቱ በየደቂቃው ቀልደኛ ነው። ግን እንደዛ አይደለሁኝም። እና ቀልድ መናገር አልችልበትም በሚያሳዝን ሁኔታ። መውደድ ደረጃ አይደለም አልችልበትም ግን ጎበዞች አሉ አንዳንድ ሰዎች። ቀልድ እየተናገሩ ሰዎችን ፈገግ የሚያስብሉ ሰዎች አሉ። ሲያበዙስ ደግሞ አንዳንዶቹ ድርቅ ያለ ቀልድ ምናምን ሲቀልዱ በጣም ነው የሚያናድደኝ። እዛ ነገር ውስጥ ሳሳፍ ቀፋፊ አልሆንም። እኔ ጭራሽ የሚያናድድ ቀልድ ሰው የሰውን ማንነት የሚነካ ቀልዶች ምናምን በሰው የሚቀልዱ ሰዎች አሉ። ሶ እዛ ደረጃ አልደርስም ግን። በተቻለ መጠን አለ አይደለ የሰዎችን ማንነት ሳይነኩን ጥሩ የሰዎችን ክብር አክብረው የሚቀልዱ ሰዎች ግን ዘና ያደርጉኛል ማለት ነው። እንጂ እኔ ቀልድ መናገር አልችልም። አልችልም ብል ትወዳለሽ አትወጂም የሚለው ደረጃ ሳልደርስ አልችልም የሚለው ጋ ብቆም ደስ ይለኛል። አመሰግናለሁ።

የምታስታውሺው ልዩ በዓል አለ ወይ? ነው የሚለው ውይ በጣም በጣም ዘውትር ፋሲካን አስታውሰዋለሁ። ምክንያቱም ፋሲካና ስቅለት ተያያዝነት አላቸው በዓላት ናቸው። በአምስት ስቅለት ነው ከዛ ፋሲክ አለ። ከዛ ሀሙስ ደግሞ ጸሎተ ሀሙስ ነው የሚባለው። በኦርቶዶክስ እምነት እና ፋሲካ በሚከበር ሰዓት እንዴት ተከታትለው የምናከብራቸው በዓላት ናቸው። ሶ ምንም በሚመለከት መሰለህ አንድ አንድ ጊዜ አንድ የምወደው ሰው ነበር እና ተቀራርበን ነበር ምናምን ግን ያው እኔ በዛ ወቅት አሞኝ ስለነበረና መውጣት ስለማልችል ምናምን አንገናኝም ነበረ። ከዛ በቃ ይሁን ከዛ በፊት ከአንድ ወር በፊት ምናምን መጥፎ ነገር ይናገረኛል ምናምን። መጥፎ ነገር ማለት የሚያስከፋ ነገር ሆኖ ሳይሆን በወቅቱ ታምሜና ትንሽ የሚያሳዝን ስሜት ውስጥ ስለነበርኩኝ። ትንሽ ለኔ ከበድ ያለ ጊዜ ነበር እና ከዛ ፋሲካ የደረሰ መጣ። ሶሻል ሚዲያም እየተጠቀምኩ አልነበረም እና ሀሙስ የጸሎተ ሀሙስ ጊዜ ነው ሶሻል ሚዲያን አጋጣሚ ስከፍተው አዲስ ስራ መጀመሩን አምሮበት ምናምን ፎቶ አየው። ከዛ ግን በቃ የሚያሙ ስሜቶች ይሰሙኝ ጀመረ። ከዛ አርብ እለት እንኳን አደረሰህ መልእክት ልኬለት አልመለሰልኝም ይሁን ለሁሉም ለህዝብ የሚልከውን አንድ ላይ ዝም ብሎ ፎርዋርድ አደረገልኝ ምናምን። ብቻ ከባድ ጊዜ ነበረ። ከዛ በኋላ ደግሞ እንዲህ ተናገረኝ ነገር ነበረ መሰለኝ ብቻ። እዛ አርብ ስቅለትን በቃ እንዴት አድርጌ ስግደት መስገድ አቅቶኝ ገብርኤል ፊት ለፊት ቤተ ክርስቲያን ቁጭ ብዬ ያለቀስኩበትም ጊዜ አልረሳውም። ከዛ ቅዳሜ ላወራው ምናምን ነበር ግን ስራ ላይ ነበረ። ብቻ የተፈጠሩት ክስተቶች እያንዳንዳቸው ለኔ ፔይንፉል ጊዜ የነበረው። ከዛ እሁድንም ጠዋት ክርስትና እናቴን እንኳን እንደበሰች ልላት ሄጄ እሷ ደግሞ በቃ ልብስ እንኳን ሳትለብሺ በደንብ ሳዘንጪ እንዴት በዓል ትመጫለች እኔ ጋር አለችኝ። ከዛ እሱም ያም ነበር በጣም ከዛ ተመልሼ ደግሞ ወደዛ ብቻ ሰኞ በማግስቱ ነው በቃ በጣም በጣም የታመምኩበት ጊዜ በጣም ስቃይ ውስጥ የነበርኩበት ጊዜ ነበር። ስሜቴ ተጎብቶ የነበረበት ጊዜ እና። አይ ሆፕ ይሄ ሚስጥራዊ ነገር የራሴ የግል ጉዳይ ነው። ይሄ ነገር ለሰዎች ተላልፎ እንደማይሰጥ ተስፋ አደርጋለሁ። እንግዲህ የማስታውሰው ልዩ በዓሌ ይሄንን ይመስላል አመሰግናለሁ።

የትኛውም በዓል ትወጃለሽ ነው የሚለኝ? እኔ ግን እውነት የትኛውም ፋሲካ ደስ ይለኛል። መጥፎ ትዝታ አለኝ። ፋሲካ በዓልን በሚመለከት ግን። ፋሲካ በቃ ደስ የሚል በዓል ነው። አብዛኛው የኛ የኦርቶዶክስ እምነት ተከታይ ነኝ። እና አብዛኛው በዓላችን ጾም ጾመን ከዛ አሁን ለምሳሌ ገናም አለ የጌታችንና የምድኃኒታችን ኢየሱስ ክርስቶስ። ልደት ነው እሱም አሁን ለምሳሌ የሚከበረው ጾም ጾመን ነው የሚከበረው ከዛ ደግሞ ፋሲካ አለ ፋሲጋም ሃምሳ ቀን ጾመን ነው። ተፈቶ ከዛ የሚከበረው። ጥምቀት ራሱ አለ አሁን ለምሳሌ ጥምቀት ደግሞ አንድ ቀን ገሃድ አለ አንድ ቀን አሁን ለምሳሌ ጥምቀት ትናንትና ነበር። አጋጣሚና አንድ ቀን ከትናንትና ወዲያ ከተራ ተብሎ አንድ ቀን ጾም ይኖረናል ማለት ነው። እና አብዛኛው በዓላችን ጾመን ነው የሚፈታው እና አብዛኛው የኛ እምነት ደስ የሚል ነው። ግን ደግሞ ሌሎችን በዓላቶች አሉ በየወሩ ንግስ ያለባቸው ቅዱሳን የምንዘክርበት። በጣም ብዙ በዓል አለን። ከዛ ውስጥ ደግሞ ያው ትልቁ ሀሳቡ ጌታችንና ምን አይነታችን ኢየሱስ ክርስቶስ። ራሱን መስዋዕት አድርጎ ለኛ ኃጢአት ለኛ በደል መስዋዕት የሆነበት እና የፍቅርን ጥግ ያሳየበት በዓሉ ነው። በዓላችን ነው እና እሱን በዓል እወደዋለሁ። ከዛ ደግሞ ልደትም ደስ ይላል ገና ጌታችንና መድኃኒታችን ኢየሱስ ክርስቶስ። እኛን የመሰለበት እኛን የሆነበት የሰው ልጆችን ወዶ የሰው ልጅን የመሰለበት ከድንግል ማርያም የተወለደበት እለት ነውና። ደስ ይላል እሱም ጥምቀትም ደስ ይላል። ጥምቀት የሚከበረው እንዴት መሰለህ? ጥምቀት እንዴት ነው የሚከበረው ወደ አብዛኛው ህዝብ ለምሳሌ ሁለት ቀን ሶስት ቀን አራት ቀን ነው የሚከበረው። እና አሁን ለምሳሌ ከተራ የሚባልበት ቀን አለ አሁን ለምሳሌ በኢትዮጵያ አካላንደር ነው የምነግርህ። ጥቅምት ማነው ጥር አስራ አንድ ነው። ጥምቀት ስለዚህ ጥር አስር ከተራ ይባላል እና ታቦታቶቹ ከየደብራቸው ከየቦታቸው አንዳንዴ ጥምቀት ማደሪያ ታቦት ማደሪያ ቦታ አለና። ወደዛ ታቦታቱ በቄሶች ተይዘው ይጓዛሉ ህዝቡ መጥቶ ወደ ማደሪያቸው ይሸኛቸዋል ማለት ነው። ከዛ በኋላ ታቦታቱ እዛ ካደሩ በኋላ። እዛ ህዝቡ ያድራል ሌሊት ማታ ይዘመራል ምናምን ከዛ ደግሞ በጥር አስራ አንድ ጠዋት ቅዳሴ ከተደረገ በኋላ ሰው ጸበል ከተረጨ በኋላ መጥቶ ከአምስት ሰዓት ከቀኑ ጀምሮ እስከ ማታ ድረስ ወደ ደብራቸው ይመለሳሉ ማለት ነው። ከአንዳንድ ታቦታት በስተቀር አሁን ለምሳሌ። በአስራ ሁለት ሚካኤል አሁን ዛሬ ሚካኤል ነው ቃና ዘገሊላ ይባላል። ሚካኤል ዛሬ ነው የሚገባው አሁን ለምሳሌ ሚካኤል ደብር ያለበት ቦታ ትላንትና አልገባም ማለት ነው። ዛሬ ደግሞ ከሌላ ታቦታት ጋር ሆኖ ሚካኤል ይሸኛል ማለት ነው። ነገ ደግሞ እግዚአብሔር አብ ነው። እግዚአብሔር አብ ይሸኛል ማለት ነው። እንደዛ እንደዛ የተባለ በጣም ረጅም ጊዜ በአደባባይ የምናከብረው በዓላችን ነው። እና ደስ ብሎኝ ነው የማከብረው። ጥምቀትን ይህንን ይመስላል እጅግ አድርጌ አመሰግናለሁ።

በአደባባይ ወይንም ደግሞ ሰው በተሰበሰበበት ቦታ መናገር ትችላለህ ወይ ነው የሚለው? አይ ይከብደኛል። እንደዝያ እኔ መናገር የምችለው። ኦፍላይን ሆኖ ሰው በተሰበሰበበት ቦታ ማንነው ኦንላይን ሆኖ ሰው በተሰበሰበበት ቦታ ፕረዘንቴሽን አቅርቤ አውቃለሁ ፕሮግራሞች ምናምን መርጄ አውቃለሁ። በጣም ብዙ ፕሮግራሞች ማለት ነው በጣም ብዙ ትልልቅ ሰዎች የማደንቃቸው ሰዎች በተሰበሰቡበት ግን ቨርቹዋል ነው እንደዚያ ያደረኩት። በአካልም በጣም ሰው የተሰበሰበበት ባይሆን የተወየት የሆነ አንድ ኢቨንት ላይ ፕሮግራም መርቼ አውቃለሁ። የተወሰነ ሰው ባለበት ማለት ነው ምናልባት ብዙ ሰው ባለበት መናገር ላልችል እችላለሁ። ግን እነዚህን ነገሮች ስላለፍኩኝ የዚህ ጥያቄ መልስ ሊሆን የሚችለው አዎ መናገር እችላለሁ ነው። ከዚህ በኋላም ትልልቅ ስራዎች ይኖሩኛል ብዬ አስባለሁ ወደፊት ትልቅ ተጽዕኖ ፈጣር ነው መሆን የምፈልገው ተጽዕኖ ምፈጥረው ደግሞ ትክክለኛውን እውቀት ይዤ ትክክለኛውን እውቀት ለማህበረሰባችን ማካፈል ማዳረስ ማስተማር እፈልጋለሁ። እና እሱን ለማድረግ የሚረዳኝን ነገር አሁን እያደረኩኝ ነው ያለሁት እና ትክክለኛው መንገድ ላይ ነኝ ብዬ አስባለሁ። በአደባባይ መናገር ትችላለህ ወይ የሚለው ጥያቄ በጣም ብዙ ሰው በተሰበሰበበት መናገር ሊከብደኝ ይችላል። ግን ደግሞ ለተወሰነ ሰው መናገር ስለቻልኩኝ እሱንም ማድረግ ይከብደኛል ብዬ አላስብም። ስለዚህ መናገር እችላለሁ ብዬ ነው የምመልሰው። አመሰግናለሁ።

የጎረቤቶችህን ድምጽ ትሰማለህ ወይ ነው እሚለው? አዎ። እኛ ሰፈር ሲያልፉም ምንም ሲሉ ምናምን ይሰማል። ምክንያቱም ቤታችን የተጠጋጋ ነው እና። በየትኛውም መልኩ የጎረቤት ድምጽ በስማታችን እማይቀር ነው። ስለዚህ አዎ እንሰማለን ሲያወሩ እንሰማለን እኛም እምናወራውን ነገር። አንዳንዴ ድምፃችንን ከፍ አርገን ከተጫወትን ከሳቅን ከጮህን። ጎረቤት ይሰማል እና ቅርብ ቅርብ ስለሆንን መስማታቸው የማይቀር ነው። ስለዚህ የጎረቤቴን ድምጽ እሰማለሁ በትክክል እሰማለሁ። አሁን ራሱ ለመስማት እየሞከርኩኝ ነው እና አሁን እሚሰሙ ድምጾች አሉ። አይደለም የነሱ ድምጽ እቃ ምግብ ሲሰራ ኳኳ ሲል የውሃ እነሱ ጋ ሲከፈት። ሲያወሩ ሲጫወቱ ሲስቁ ሲለቀስ። ሁሉንም ነገር እሰማለሁ ጫጫታ ካለ ጩኸት ካለ ይሰማልና። አንዳንዴ እቃ ምናምን ቋቋ ምናምን ስል ምናምን እምሰማበት አጋጣሚ አለ። ስለዚህ የጎረቤቶችሽን ድምጽ ትሰሚያለሽ ወይ ለሚለው ጥያቄ? አው እሰማለሁ ነው መልሴ አመሰግናለሁ።

የምትወጂው ፊልም ምንድነው ነው የሚለው? በፊት በፊት በቃ በስማም በጣም ነበረ ፊልም የምወደው ብታይ አሁን አሁን እንደውም እየቀነስኩኝ መጥቻለሁ እና የምወደው ፊልም በፊት ከበፊት ነው ልነገርህ የምችለው ታይታኒክ ደስ ይለኛል። ካሜሮን ነው ዳይሬክት ያደረገው ከዛ ውጪ ያሉ ፊልሞችም ደስ ይሉኛል። አሁን ለምሳሌ አይ ወክ ቱ ሪሜምበር ደስ ይለኛል። ያው የመጀመሪያ የምወደው ታይታኒክ ነው። ከዛ ግን አይ ወክ ቱ ሪሜምበር ዛት ሮማንቲክ ኮሜዲ ፊልሞች በጣም ያስለስቱኛል። እና ሌላው አድቬንቸር ፊልሞች ደስ ይሉኛል። በጣም የምወዳቸው ደግሞ ታይታኒክ የመጀመሪያው ነው። አይ ወክ ቱ ሪመምበር አለ። ከዛ ዲርጅዋን አለ። እንደዚህ እንደዚህ ላኪዋን አለ በጣም ዊ ዘ ላኪ ዋን በጣም በጣም የምወደው ፊልም ነበር። የወጣ ጊዜ ነበር ያየሁትኝ እና በጣም ነበር የምወደው። እነዚህ እነዚህ አይነት ፊልሞች ደስ ይሉኛል። አድቬንቸር ፊልሞች ደስ ይሉኛል የክሪስማስ ሙቪዎችን አንዳንዴ ያለው ሩሲያን በእንግሊዘኛ ሰብታይትል የተሰሩ ፊልሞች ደስ ይሉኛል። አማርኛ ፊልሞችም በቃ ያው ሮማንስ ኮሜዲ የሆኑ ፊልሞችን አያለሁ። አንዳንዴም ተከታታይ ፊልሞችን ለማየት ምናምን እሞክራለሁ እንደዛ ነው እንግዲህ አመሰግናለሁ

አዎ ጥፍሬን እቆርጣለሁ የምቆርጠው ደግሞ ያው በየቀኑ ላይሆን ይችላል በየጊዜው ላይሆን ይችላል በጥፍር መቁረጫ ላይሆን ይችላል የምቆርጠው ግን ጥፍሬን ቀስ ብዬ በደንብ ደግሞ የእጄ ጥፍር ከሆነ ቀስ ብዬ በእጄ እያስተካከልኩት እያስተካከልኩት እመጣለሁ ማለት ነው። የእግሬ ጥፍር ግን ከሆነ ግዴታ ጥፍር መቁረጥ ያስፈልገኛል በሱ እቆርጣለሁ ማለት ነው። ምናልባት በየምን ያህል ጊዜውን መቁረጥ ትችያለሽ ካልከኝ? ምናልባት የሆነ ያደገ ሲሰማኝና መስተካከል ያለበት ሲመስለኝ እቆርጣለሁ። የእግሬ ጥፍር ላይ ምንም አይነት ጥፍር እንዲታይ አልፈልግም ሙሉጭ አድርጌ ነው የምቆርጠው ምክንያቱም ጥፍር ቀለምን ምንም ስለማልቀባው። ያስጠላል እግረ ላይ ስለዚህ ሙልጭ አድርጌ ነው ምቆርጠው የእጄን ግን ሲሆን በጽዳት ለመያዝ እሞክራለሁ። ግን አሳድጋለሁ የተወሰነ ጊዜ ያድጋል ሰዎችም በጣም ነው የሚወዱት ጥፍሬን። ለሴትም ስለሆንኩኝ በቃ ይወዱታል ያሉትን ነገር ምናምን ይወዱታል እና ስለዚህ ሴት ነኝ ስለዚህ ጥፍሬን አሳድጋለሁ። የእግሬ የእጄን ጥፍር አሳድጋለሁ የእግሬን ግን አላሳድግም። ግን ያው በጣም ሲያድግ አስተካክለዋለሁ በደንብ እቆርጠዋለሁ አስተካክዬ ማለት ነው በጣም ሲያድግ እቆርጠዋለሁ። ግን ለጥያቄው መልስ የሚሆነው ምንድነው? ጥፍርሽን ትቆርጫለሽ ወይ ነው የሚለው? አዎ በደንብ እቆርጣለሁ ነው መልስ አመሰግናለሁ።

ዶሮ አለው ወይ ደስ የሚል ጥያቄ ነው አዎ ከዛሬ ሁለት አመት በፊት ይመስለኛል እናቴ አምስት ዶሮ አመጣች አቤቴ የመጀመሪያ ቀን እንዴት ነው የተጣለው በቃ እኔ ዶሮ ላሳድግ ነው እኔ ዶሮ ማሳደግ አልችልም ምናምን እያልኩኝ ማለት ነው እና ከዛ ግን በኋላ ያው በጣም ከባድ ቢሆንም ሀላፊነቱ በእኔ ነው የወደቀው ያውም እናቴ አንዴ ካመጣች በኋላ ትዝም አይሏትም እኔን ምግብ የምገዛው እኔን ቤታቸውን የማጸዳው አቤት ኩሳቸው ዳሞ እንዴት እንደሚያስጠላ ኩሳቸውን ማፍሰው ማጸዳው እኔ ነኝ መጀመሪያ ከሆነ በጣም ተቸግረን ነበረ በቃ በጣም ማለት ነው ህፃኖችም ስለነበሩ በቃ ይጨንቃል ድምፃቸው ምን አልተኛ ብለውኝ ሁላ የነበረው ነገር በቃ አይተኙልኝም ኳርቶን ውስጥ አደርጋቸዋለሁ ምናምን ቤትም አልተዘጋጀላቸውም ነበረ መጀመሪያ በጣም ነበር የሚሸተው ብታይ ከዛ በኋላ ግን ምን ሆነ የተወሰነ ካደጉ በኋላ ምናምን ቤትም ተሰራላቸው በደንብ ውጪ እናስወጣቸዋለን መግባትም ካላቸው ይገባሉ ምግባቸውን አዘጋጅተን ምናምን ውሃም ምንም ያደረግን መጣን ስቲል ግን ቤታቸውን ማጽዳት በጣም ይከብድ ነበረ በጣም ማለት ነው ሌላ ብዙ ኢነርጂ ነው የምናጠፋ የነበረው ከዛ በኋላ ግን ያው እያደጉም እየለመድናቸውም መምጣት ስንጀምር አንዷ ዶሮ ሞተችብኝ ማለት ነው አንዷ ዶሮ ሞተች ከዛ ሁለተኛዋም እንደዛ ታመመችና በቃ በጣም ልትሞት ደረሰች ከዛ ታረደች መሰለኝ ሁለተኛዋ እርግጠኛ አይደለሁም ሶስተኛውም አዎ ሶስተኛውም እንደዚህ የሆነ ቤት እያጸዳን ለቅሶ ነበር ቤታችን እና እቃ ምናምን እያጠብን ለካ እኔ ዳሞ መውጣት ነበረብኝ እህቴ መታ ነበረ በዛ ሰዓት ለካ ያው በረኪና የነበረውን ውሃ ደፍተውት ነበረ እሱን ጠጥታ ይመስለኛል እና ወዲያው በማግስቱ ነው የሞተችብኝ ከዛ አራተኛዋም እንዴ ልትሞት ደረሰች እና ታረደች እዛ አሁን አምስተኛዋ ግን አለች እስካሁን አለች ማለት ነው ታደርቀኛለች ግን ደስ ይላሉ ዶሮዎች እውነት ያው እንደ ውሻ ባይሆኑም ደስ የሚል ነገር አላቸው ይለምዱሃል በጣም ይከተሉኛል ምናምን ምግብ እንደምሰጣቸው ያውቃሉ፤ እና ያው ትልቅ ልምድ ያገኘሁበት አጋጣሚ ነበረ እና አንዷ እስካሁን አለች አራቱ ግን የሉም ዶሮ አለሽ ወይ ለሚለው ጥያቄ ከነማስረጀው ያቀረቡት ይሄንን ይመስላል አዎ ዶሮ አለኝ ለማለት ነው አመሰግናለሁ።

በስራሽ ላይ ምን ተግዳሮት አለ? ለሚለው ጥያቄ። ብዙ ተግዳሮቶች አሉት። ለምሳሌ ስራ በራሱ አግኝቶ መስራቱ ትልቁ እና ዋንኛው ተግዳሮት ነው። ሌላው ደግሞ ስራውን ከሰራሽ በኋላ ገንዘብ በጊዜው የማግኘት የመከፈሉ ነገርም ራሱ ሌላኛው ተግዳሮት ነው። ሌላው ደግሞ ከልክ በቃ ተግባብቻለሁ ስራውን ልቀጥል ነው አምነውኛል። ብዬ በቃ የሚቻለኝን ነገር ሁላ ከሰጠው በኋላ ነገሮች ከተስተካከለላቸው በኋላ ሰዎች ወይ ያንን ስራ ከሌላ ሰው ጋር ይጀምሩታል ወይ ሌላ ሰው ያሰሩታል ምናምን ግን በጣም ብዙ ነገር ከእኔ ካገኘኙ በኋላ ማለት ነው። እንዲ አይነት ነገሮች በጣም ረብሸውኛል። ሌላው ደግሞ በቃ ተሰርቶ ተሰርቶ አሁን አንድ ራሱ የሆነ ፕሮጀክት ጀምረን ነበር ኢቨንት ልናዘጋጅና ብታይ ማለት ነው ከስድስት ወር በላይ ነው የለፋውበት። ግን በቃ በተለያየ ምክንያት በቃ ተሳካ ስንል የማይሳካበት መልክ አለ። ከዛ በተጨማሪ ደግሞ ከሰዎች ጋር ራሱ በቃ ጥሩ ሰርተሽ ሰርተሽ የሆነ ሰዓት ላይ ባለቤቶቹ ራሱ ፀባያቸው ሲቀየር ታያለሽ ምናምን እና በቃ የሰው ፀባዩ የኢኮኖሚው የምኑ የምኑ የገንዘብ ቶሎ ያለመከፈል ችግር። ስራ መስራት በጣም በጣም ትልቁ የኔ ተጉዳሮት እሱ ነው። ሌላው ደግሞ የኔ ችግር። እንዴት ነው ማርኬቱን በደንብ አለማወቅም ይመስለኛል። የሰው ልጅ እንዴት ነው የሚሰራው ከስራና ከሰ ከስራ ውጭ እና ከስራ ጋር ያለው ግንኙነቴን መለየት አልችልም። እሱ እሱም ነገር ስራዬ ላይ ተጽዕኖ እንዲያሳድር አድርጎታል። ሌላው ደግሞ በቃ ፈጣንና ትክክለኛው የሆነ ኢንተርኔት አለማግኘት ራሱ ሌላው ነው። ሌላው ደግሞ ሰአቴን ጊዜን በደንብ ማኔጅ አድርጌ ሌሎች ኦንላይን ስራዎችን ለመስራት ስኪሎች ምናምንም ማዳበር እንዳለብኝ ይሰማኛል እሱን አለማድረግ ነው። ሌላው ችግሬ እና እነዚህ ሁላ ችግሮች አሉ። እንግዲህ እነዚህን ሁላ ችግሮች ደግሞ ቀርፌ ጥሩ ሰው ወይ ደግሞ ጥሩ ከስራዬ ጋር ጥሩ ግንኙነት እንዲኖረኝ የምፈልግ አይነት ሰው ነኝ። ይሄ እነዚህን ይመስላሉ እንግዲህ ከስራዬ ጋር ያለኝ ተዳሮት ማለት ነው። አመሰግናለሁ

ሙዚየም መሄድ ትወጃለሽ ወይ ነው የሚለው ያው ሴት ስለሆንኩ ትወዳለህ የሚለውን ትወጃለሽ ወይ ብዬ ተናግሬ ነው ምክንያቱም ኢትዮጵያ ውስጥ ወንድና ሴት ስንሆን ለወንድ ሌላ ነው የምንጠቀመው ለሴት ሌላ ነው የምንጠቀመው ስለዚህ ትወጃለሽ ወይ ለሚለው ጥያቄ እውነት ለመናገር በህይወቴ ሁለቴ ነው መሰለኝ ሙዚየም የጎበኘሁ ማለት በቃ ለምን እንደሆነ አላውቅም ግን ብዙ ጊዜ አልሄድም አልወድም ማለት ነው አሁን ለምሳሌ እንደውም ኢትዮጵያ ውስጥ አሁን ብዙ ሙዚየሞች እየተሰሩ ነው አሁን ለምሳሌ ትልቁ ሙዚየም ተሰርቷል የአድዋ ሙዚየም ሁሉም ሰው ሄዶ ጎብኝቶታል እኔ ብቸኛው ሰው ነኝ ሁላ ሄጄ አልጎበኘሁትም ይመስለኝና እንደዚህ አይነት ነገሮች አሉብኝ ብዙም የመውጣት የመሄድ ነገሮቼ ምናልባት ወይ ከዛ ጋር የሚሄዱ ሰዎች ስላሌሉ ይሁን ጓደኞች ስለሌሉኝ ይሁን ያን ነገር ማድረግ የሚፈልጉ ጓደኞች ስለሌሉኝ ይሁን አላውቅም ግን ሙዚየም መሄድ ትወጃለሽ ወይ ለሚለው ጥያቄ እንግዲህ እስካሁን ካለኝ ልምድ ብወድ ኖሮ እሄድ ነበረ ስለዚህ ሙዚየም መሄድ አልወድም ብዬ ነው መመለስ የምፈልገው ግን ከዚህ በኋላ እንግዲህ በጣም ብዙ ሙዚየሞች ስለተሰሩ ኢትዮጵያ ውስጥ እንደው የመጎብኘት እና የማየት ልምዱ ቢኖረኝ እና ባያቸው እጅግ በጣም ደስ ይለኛል ግን ቆንጆ ጥያቄ ነው አመሰግናለሁ።

የምታስታውሰው ጥሩ መምህር አለ ወይ ነው የሚለው? የማስታውሰው ጥሩ መምህሮች አሉ በየ ትምህርት ቤቱ ማለት ነው። አሁን ለምሳሌ በጣም ተማሪ ሆኜ ልጅ ሆኜ ይመስለኛል ቲቸር እኮን የሚባል አስተማሪ ነበረን። እና የተወሰኑ ልጆችን በጣም የሚያቀብጣቸው ልጆች ነበሩ የሚያማምሩ ልጆች የሚባሉትን ያቀብጣቸውም ነበር። እና እሱን አስተማሪ አስታውሰዋለሁ። ሌላ ደግሞ ቲቸር አባይነህ የሚባል አስተማሪ ነበረኝ። ሌላ ደግሞ በጣም ምወዳት አስተማሪ ነበረች ስድስተኛ ክፍል ስገባ ወይ አምስት እና ስድስተኛ ክፍል ይመስለኛል ስሟ ጠፋብኝ እንጂ በጣም በቃ ዘናጭ ቆንጆ ምናምን የምትባል አይነት አስተማሪ ነች ደስ ነበር የምትለኝ እሷን አስተማሪ እወዳት ነበረ። እንደውም በጣም የገረመኝ ፓርት አንድ የትምህርት ቤት ከብዙ አመት በኋላ ወደ ኢለመንተሪ ሄደው የተነሱትን ፎቶ ፌስቡክ ላይ አይቼ ነበር ከእሷ ጋር እና በጣም ነው ደስ ያለኝ ስላየኋትኝ ከብዙ ጊዜ በኋላ እንደው ባገኛት ሁላ እንደው ደስ ይለኛል። ሌላው እያደኩ ስሄድ ኮሌጅ ስገባ ሃይስኩል አዎ ሃይስኩል ባዮሎጂ አስተማሪ ነበረችኝ በቃ በጣም የምትሳደብ በስማም እኔ በህይወቴ እንደሷ ሚሳደብ አስተማሪ አጋጥሞኝ አያውቅም እና እሷ አስተማሪ ትዝ ትለኛለች። ሌላው በጣም የምወዳት አስተማሪ ነበረች ማትስ አስተማሪ ነች ቲቸር ናዝሬት ትባላለች። ኮሌጅ እያለው ማለት ነው እሷን አስተማሪ አስታውሳታለው በጣም ነበር የምወዳት በጣም ማለት ነው እስኪ ግራ እስኪገባኝ ድረስ። በቃ በጣም መልካም ነበረች ቆንጆ ነች። ሪስፔክት ነበራት ታበረታታን ነበር እና በጣም ወጣት ነች እና እንደሷ እንደው ብሆን ከሚል አንፃር ነው ልክ እንደ እህት ነው ደግሞ የምወዳት ማለት ነው ደስ ትለኛለች በጣም። እሷ አስተማሪ ነበረች እንግዲህ ይሄን ይመስላል እዚህ ያለኝ የማስታውሳቸው አስተማሪዎች እነዚህን ይመስላሉ። አብዛኞቹ ደግሞ ያው ጥሩዎች ናቸው። ብዬ አስባለሁ። ቲቸር ፍቅሩ የሚባል አስተማሪ ነበረኝ ቲቸር ጌታቸው ፊዚክስ እነዚህ ሁላ ማስታውሳቸው አስተማሪዎች ናቸው ጥሩም ናቸው። አመሰግናለሁ በጣም

የትኛውን ቀን ትወድ የትኛውን የቀኑን ሰዓት ትወዳለህ ነው የሚለው? ውይ እኔ ጠዋት ደስ ይለኛል በተለይ ደግሞ በጣም ጠዋት ከነቃውና በዛ ሰዓት ተግባራቶቼን ቤተክርስቲያን ሄጄ መጥቼ ጠዋት የሚሰሩትን ተግባራቶች ሳከናውን በጣም ደስ ይለኛል ማለት ጠዋት ከሆነ ነው። ሌላው ደግሞ ማታ ማታ ብዙ ደስ ይልሻል እንዴ? አይ ማታ ማታ ብዙም አይደለም ግን ጠዋት የተሻለ ደስ ይለኛል ደስ ብሎኝ ነው የምወደው። ጠዋት አሁን ለምሳሌ አንዳንዴ ምን አደርጋለሁ ከአስራ አንድ ሰዓት በፊት ተነስቼ የሆነ ሞርኒንጅ ጆርናል አለኝ እሱን እጽፋለሁ ስፖርት መስራት ካለብኝ እሱን ሰርቼ ጠዋት በቃ ተነስቼ በደንብ ሳይነጋ ቤተክርስቲያን ሄጄ ምናምን እሱን ሞመንት በጣም በጣም በጣም በጣም የሚናፍቀኝና ደስ ብሎኝ የማደርጋቸው ነገሮች ናቸው። ስለዚህ በጣም ይሄ ከአስራ አንድ ሰዓት እስከ አንድ ሰዓት ያለው ሰዓት ከነቃሁኝ በዛ ሰዓት በጣም ቀኔን ብሩህ የሚያደርጉልኝ እና በጣም የምወዳቸው ቀናቶች ናቸው ሰዓታቶች ናቸው። እና አንዳንድ ቀን ደግሞ አለ በቃ ሰላም ሲሰማኝ ምናምን ማታ የተወሰነ ሰዓት ነው ግን ማታ ግን የጠዋቱ ይበልጥብኛል። ስለዚህ የጠዋቱን ነው መምረጥ የምችለው ስለዚህ የትኛውን የቀኑን ሰዓት ትወዳለህ የሚለውን ጥያቄ ለመመለስ የጠዋቱን ነው አመሰግናለሁ

ዛሬ የመጀመሪያ ምግቤ ጠዋት ምንድን ነበረ የበላነው ዛሬ በነገራችሁ ላይ የጥምቀት ትናንትና ጥምቀት ነበረ ዛሬ ደግሞ ጣና ዘገሊላ የሚባል ቀን ነው ሚካኤልም ነው የአመቱ ስለዚህ ታቦት ልታስገባ እኔ እንኳን ዛሬ ትንሽ ደከም ስላለኝ አልወጣሁኝም እንጂ ታቦት ልታስገባ እናቴ ልትሄድ ስትል እንቁላል በቲማቲም ቆንጆ አድርጋ ሰራችልን ስለዚህ መጀመሪያ የበላሁትኝ እንጀራ በእንቁላልና ዳቦም አለበት ማለት ነው ግን በጣም ነው የሚጣፍጠው ድስ ብሎኛል እስካሁን ድረስ እያሰብኩት ነው ያለሁት የመጀመሪያው ምግቤን ማለት ነው አሁን ከቀኑ ዘጠኝ ሰዓት አካባቢ ሆኗል በኢትዮጵያ ሰዓታት ሰዓት አቆጣጠር ማለት ነው በውጭ ደግሞ ሶስት ሰዓት ግን እስካሁን በቃ አልበላሁኝም ጠዋት አካባቢ የበላሁ እስካሁን አልበላሁም፤ ማታ ነው እንግዲህ የምበላው ምናልባት ወደኋላ አካባቢ ዳቦ ምናምን ስላለ ዳቦ እቀምስ ይሆናል እንጂ እስካሁን አልበላሁም ማለት ነው፤ የዛሬ የመጀመሪያ ምግብህ ምን ነበር ለሚለው ጥያቄ እንጀራ እንቁላል በቲማቲም እና ዳቦም አለበት በጣም የሚጣፍጥ ምግብ ነበር አመሰግናለሁ።

መዋኘት ትችያለሽ ወይ የሚል ጥያቄ ነው የመጣልኝ ያው፤ መዋኘት ትችላለህ ወይ ነው የሚለው ያው ሴት ስለሆንኩኝ መዋኘት ትችያለሽ ወይ ለሚለው ጥያቄ መልሱ አልችልም ነው እውነት አልችልም በጣም በቃ አላውቅም ዋና ያለበት አካባቢም ብዙም የመሄዱም ልምድ የለኝም ግን ብችል ደስ ይለኛል እንደውም አንድ ጓደኛችን ባለፈው እየጠየቀችን ነበር እንዴት መዋኘት አትችሉም ምናምን ኧለ ተለማመዱ እያለችን ነበር እና እንደው ተለማምጄ ብዙ መለማመጃ ቦታዎች አሉ አሁን ነገሮች ከስተካከሉልኝ አንድ መልመድ የምፈልገው ነገር ቢኖር ዋና ነው ምክንያቱም ደግሞ ለምን መሰለህ በጣም ቀዝቃዛ ውሃ እወዳለሁ ጠዋት ጠዋት ስወጣ የትም ቦታ ስሄድ ታጥቤ ነው የምወጣው እና በቀዝቃዛ ውሃ ነው የምታጠበው፤ ያ ማለት ደግሞ ከቀዝቃዛ ውሃ ጋር በቃ ውሃ እወዳለሁ ማለት ነው ጸበል መነከር እወዳለሁ ውሃ እወዳለሁ ስለዚህ ዋና የግድ መቻል አለብኝ ማለት ነው እሺ በቃ አሁን አንዳንድ ነገሮች አሉ እነሱን ካስተካከልኩና ጊዜየን በደንብ ካዘጋጀሁ በኋላ በቃ ቀጣይ የማደርገው ነገር ቢኖር ዋና መለማመድ ነው፤ እንግዲህ ሌሎች አዲስ ነገሮች ካሉ አሳውቃለሁ አመሰግናለሁ።

በቀን ስንት ሰዓት ስልክሽን ትጠቀሚያለሽ ነው የሚለው? ውይ በጣም ብዙ ሰዓት አሁን ራሱ ስልኬን እየተጠቀምኩኝ ነው ያለሁት ያው የምጠቀመው ለተለያየ ተግባር ቢሆንም ግን በጣም ብዙ ሰዓት በቃ ከጠዋት ጀምሬ እስከ ማታ እኩለ ለሊት ድረስ ስልኬን እጠቀማለሁ። ምናልባት በቀን አስራ ስድስት ሰዓት ሁላ ሊደርስ ይችላል። በጣም አነሰ ከተባለ ደግሞ በቀን አስር ሰዓት ምክንያቱም ሎክ አንደኛ ትምህርቶቼን የምማረው ኮርሶችን የምወስደው በእሱ ነው። ሰዎችን የማገኘው በእሱ ነው ሜሴጅ ቴክስት የምደራረገው በእሱ ነው። ሶሻል ሚዲያ አለ ደግሞ በጣም ጊዜያችንን የሚበላ ስራ የምሰራው በእሱ ነው ስራዬን አፕላይ የማደርገው ጂሜይል ቼክ የማደርገው ምናምን በእሱ ነው። ስለዚህ በቀን ስንት ሰዓት እንደው ከአስራ ስድስት ሰዓት በላይ እጠቀማለሁ ብዬ አስባለሁ። ምክንያቱም አሁን ላይ ጊዜው ደግሞ በጣም ከባድ ነው ካለ ስልክ እና እንደዚያም ሆኖ ግን ስልኬን እኔ በጣም ረጅም ሰዓት ነው የምጠቀመው። ስቲል አሁን ራሱ ቻርጅ አስራ ዘጠኝ ፐርሰንት ደርሷል ያው ከጥቂት ደቂቃ በኋላ እንግዲህ ቻርጅ ሰካዋለሁ ከዚያ ደግሞ ወዲያው ትንሽ ግማሽም እስኪሆንልኝ አንዳንድ ቀን አልጠብቅም ከዚያው ወዲያው ሳልኬን መጠቀም እጀምራለሁ ማለት ነው። እንግዲህ ይሄን ይመስላል አመሰግናለሁ።

ፍየል አይተሽ ታውቂያለሽ ወይ ነው የሚለው? አዎ ፍየል አይቼ አውቃለሁ። ኢትዮጵያ ውስጥ ከበግ በግም ይበላል ፍየልም ይሸጣል እና ምን ቅርብ ጊዜ አይቻለሁ እንደውም አንድ የበአል ወቅት ነው። አንድ ጎረቤታችን በሩ ላይ አስሮ እዛም አይቻታለሁ። እና እንደውም የፍየል ይበላል እኮ ኢትዮጵያ ውስጥ በደንብ እና እንደውም ከበግ ስጋ የፍየል ስጋ በጣም ለጤናም ጥሩ ነው ይባላል። እና እንደውም ብቀምስ ሁላ ብበላ ሁላ ደስ ይለኛል። እና ፍየል በጣም አለ ያው በግ ነው በጣም ያለው ግን ፍየል ፍየልም አለ ስለዚህ ፍየልም እናያለን ማለት ነው። ኢትዮጵያ ውስጥ በብዛት ያው ቄራ አካባቢም ቅርቤ ስለሆነ እዛ አካባቢ የማይጠፉም በዓል ሲሆን ደግሞ የሚሸጥባቸው ቦታዎች አሉ። በግ የሚሸጥበት ቦታ አለ። እዛ በግተራ አካባቢ ምናምን አይጠፉም። ሰውም ደግሞ ለእርድ ምናምን ይዞ ሲመጣ ምን እናያለን ሲያልፍ ታያለህ? እና ያን ያህል አለማየት አንችልም ማለት ነው። ፍየልን ስለዚህ ፍየል በደንብ አይቼ አውቃለሁ። አሁን አመሰግናለሁ።

የቤት እንስሳ አለሽ ወይ? ነው የሚለው የቤት እንስሳ አሁን ላይ ዶሮ ነው ያለኝ። ዶሮም የቤት እንስሳ ትመደባለች መሰለኝ አዎ አሁን ላይ ዶሮ አለኝ የቤት እንስሳ። ሌላ እንኳን ሌላ ምን አለኝ ሌላ የለኝም ምክንያቱም አንድ ጊዜ አንድ ውሻ ማሳደግ ጀምሬ ነበር እሱ ታሪክ ልንገርህ በእናትህ ማለት በቃ አሳድጌያለሁ ብዙም ኤክስፒሪያንሱም ነበረኝ እና እንደዚህ ውሻ ምናምን ቤታችን አይጠፋም። ገን አንድ በጣም ማረሳት የውሻ ታሪክ ልንገርህ አሁን ላይ ባትኖርም ግን በቃ ታሪኳ በጣም ያሳዝነኛል አንዴ መንገድ ላይ ታገኛናት ታህሳስ ሶስት አካባቢ ነው እና እናቴ መንገድ ላይ ታገኛትና በጣም ወልዳ ምናምን ድክምክም ያለች ውሻ ነች። ከዛ ወተት ትገዛላታለች እናቴ ከዛ እናቴን ተከትላ ትመጣለች ማለት ነው። ከዛ በኋላ በቃ ልጆቿንም ምንም ጥላ እኛ ጋር መኖር ትጀምራለች በራችን ጋር ነው የምትቀመጠው ከዛ በራችን ጋር ስለምትቀመጥ ሰው እየጮኸች ምናምን ሰዎችን ሲያልፉ መረበሽ ጀመረች ማለት ነው። ከዛ ይሄ ሲሆን ደግሞ ያው እኛ ሰው እንዳትረብሽ በሚል ግቢ ውስጥ አስገባናት። ከዛ አጋጣሚ ሰው ምናምን ሲያልፍ እየወጣች ምናምን መጮህ ጀመረች ከዛ በቃ ከሰፈር ሰዎች ጋር በቃ ተናነቅን አይገልጸውም በቃ እነሱም በጣም እንትን ማለት ጀመሩ መነጫነጥ ጀመሩ ምናምን ከእኛ ጋር መጣላት ጀመሩ በቃ አሁን ላይ በጣም ከእናቴ ጋር ወዳጅ የምትባል ሴትዮ ነበረች እና እሷም እራሱ እኔን ሰድባኛለች በዛች ውሻ ምክንያት ከዛ በኋላ ግን በቃ አስከትበናት ምናምን ከዛ በኋላ እንደውም ልጆች ወልዳ ከዛ ግን አሟሟታ ሲያሳዝን ልጆቿ ደግሞ እንዴት እንደሚያማምሩ ያው በዛ ሰዓት ውሻ የማሳደግ ቤታችንም አጥራችንም በደንብ የታጠረ ስላልነበረ ብለን በቃ ሁሉንም ውሾች እያወጣን ሰጠናቸው ለሰው። ግን በጣም ተሰቃይቻለሁ በሷ ውሻ መቼም ነው ማረሳት። ከዛ በላይ ደግሞ አሟሟቷ በቃ በጣም ነው የሚያሳዝነኝ ብታይ አብይ ምን እንደበላች አላውቅም ሆዷ ተነፍቶ ምናምን ነው በጣም ተሰቃይታ ነው የሞተችው እና እንስሳ በጣም በጣም ነው የምወደው። በቃ በጣም ቶሎ ይለምዱኛል ምናምን ውሻም በጣም እወዳለሁ ለማለት ነው ግን አሁን ላይ ውሻ የለኝም ያለኝ ዶሮ ነው። የቤት እንስሳ ዶሮ አለችኝ። ከዶሮ ደግሞ አምስት ነበሩ መጀመሪያ የዛሬ ሁለት አመት አካባቢ ነበረ ግን ሁሉም ሞተው አንድ ዶሮ ብቻ ነች የቀረችን ማለት ነው። አሁን በቃ ይሄንን ይመስላል። የቤት እንስሳ አለሽ ወይ? ለሚለው ጥያቄ አው አሁን ላይ የቤት እንስሳዬ ዶሮ ነች። አመሰግናለሁ።

የማንቂያ ሰዓት እጠቀማለሁ ወይ ነው የሚለው የማንቂያ ሰዓት አይ እኔ አልጠቅምም የሆነ ሰዓት መጠቀም ጀምሬ ነበረ ግን በጣም ሰነፍ ነው የሚያደርገው ወይም ደግሞ ሲጮህ በጣም ድምፁ ስለሚረብሸኝ እዘጋዋለሁ ወይስ ስሉዝ ያደርጋል ምናምን ስሉዝ እንዲያደርግ አደርገዋለሁ ከዛ ተመልሼ እተኛለሁ በጣም ነው የሚያሰንፈኝ አልችልበትም የሆነ ቦታ የምሄድበትና ጠዋት መነሳት ካለብኝ በቃ እነሳለሁ እነሳለሁ አስቤ አይምሮዬ ራሱ ቅስቅስ ነው የሚያደርገኝ እኔ በጣም ነው የሚገርመኝ እኔ ራሱ ባልነሳ ለእናቴ ስለምነግራትና ስለምታውቅ እናቴ አለች አዎ አንዴ አንዳንዴ ቀን ነቅቼ ምናምን ትጠራኛለች ሁላና እናቴ ስላለች እናቴ ታግዘኛለች እኔ እንኳን ባልነቃ ለጥያቄው ግን መልስ የሚሆነው ምንድነው የማንቂያ ሰዓት ትጠቀማለሁ ወይ ነው የሚለው ትጠቀሚያለሽ ወይ ነው የሚለው አይ አልጠቀምም ራሴ በራሴ መሄድ ያለብኝ ቦታ ካለ መሄድ ባለብኝ ሰዓት ጠዋትም ሌሊትም ምንም ከሆነ ተነስቼ እሄዳለሁ የማንቂያ ሰዓት ተጠቅሜ አላውቅም መጠቀም አልፈልግም አመሰግናለሁ።

የስራ አሰራሮችን ትከተላለህ ወይ ነው የሚለው ግዴታ ከሆነብኝ አዎ። አሁን አንዳንድ ነገሮችን ለመናገር አሁን አሁን ለምሳሌ የሆነ ነገር ለመስራት የሆነ የራሱ የራሱ የሆነ የስራ ሂደት አለው አይደለ ስለዚህ ያንን ሂደት ካልተከተልኩ ያንን ስራ ማከናወን አልችልም። ስለዚህ ግዴታዬ ነው ማለት ነው የስራ ሂደቶችን እከተላለሁ። ከዛ ባለፈ ደግሞ አንዳንዴ አለ አይደለ ምን አይነት ነገሮች አሉ መሰላችሁ? አንዳንድ ስራዎች አሉ በቃ ግዴታ ካለዛ አሰራሮች ልንሰራቸው ማንችላቸው ማለት ነው። አንዳንዶች አሁን ለምሳሌ ዝም ብለን የምንሰራቸው ከሆነ ሊበላሹብን ይችላሉ ምናምን ወይ ደግሞ ዴሊቨር ስናደርግ ተቀባይነት አያገኙም። ስለዚህ በተቻለኝ መጠን አሰራሮችን አይቼ አንብቤም ቢሆን በዛ አሰራር መሰረት ለመስራት ነው የምጥረው። ስለዚህ ለጥያቄው መልስ የሚሆነው ምንድነው? የስራ አሰራሮችን ትከታያለሽ ወይ ለሚለው ጥያቄ? አዎ በተቻለኝ መጠን እንደዛ አደርጋለሁ ነው መልሴ አመሰግናለሁ።

የይለፍ ቃልሽን ትጠብቂያለሽ ወይ? ነው የሚለው ብዙ ጊዜ አስታውሰኝ አድርጌ ነው የምጽፍለት እዛው ላይ ስልኬ ላይ ወይ ኮምፒውተሩ ላይ እንዲያስታውሰኝ አደርጋለሁ፤ አሁን በቃሌ የያዝኳቸው አሉ በጣም አሁን ለምሳሌ ጎግል የቴሌግራም በቃል ያሉ ሌሎቹ ግን የሆነ ቦታ እመዘግለሁ ግን በብዛት ይጠፋብኛል ወይ ተመሳሳይ ፓስወርድ አልጠቀምም ወይ እንደሱ ነገር ማድረግ ሳይጠበቅብኝ አይቀርም ወይ ይጠፋብኛል ብዙ ጊዜ ፎርጌት ፓስወርድ ፎርጌት ፓስወርድ በማለት እታወቃለሁ እና እንደዛ ነኝ ወዬ የጻፍኩበት ቦታ ይጠፋብኛል ወይ በቃሌ በጣም የሚያስታውሰኝ መስሎኝ የማስታውሰው ይመስለኛል እና በቃሌ እይዛለሁ ግን የሆነ ጊዜ ይጠፋብኛል ማለት ነው አንድ የማስታውሰው አንዴ ምን ሆነ የፌስቡክ አካውንት ነበረኝ እና የሆነ ጊዜ ኢትዮጵያ ውስጥ ኢንተርኔት ጠፍቶ ነበረ በጣም ጥሩ የምወዳት መልካም ሰው ጓደኛ ነበረችኝ እና ስመለስ ፓስዋርዱ ጠፋብኝ በሱ ስልክ ብቻ ነበር መገናኘት የምንችለው እና ስመለስ ፓስዋርዱ ጠፋብኝ የሆነ መልእክት ያስቀመጠችልኝ ነው የሚመስለኝ ከዛ በኋላ እሷም ተመልሳ አልመጣችም ማለት ከጓደኛ አንድ ጓደኛ ነበራት እና ኢንተርኔት እንድትጠቀም ምናምን አይፈቅድላትም ነበረ እኔም እንደውም በሱ በኩል ሄጄ ምናምን ስጠይቃት ላወራት ሞክሬ አውቃለሁ የሆነ ጊዜ ምናምን ግን በቃ እንትን አላለም ግን እንደዛ የሆነ ነገር ገጥሞኛል እና በጣም ነው የሚቆጨኝ ያንን ፓስወር አሁን አለማስቀመጤ፤ ያንን የለፍ ቃል ባስቀምጥ ኖሮ እና ባስታውስ ኖሮ ይሄን እንደዚህ አይነት ችግር ውስጥ አልገባም ነበር ማለት ነው አዎ እውነት ነው፤ ጎበዝ ጠባቂ አይደለሁም ይጠፋብኛል ምናምን የተወሰኑትን ደግሞ እስካሁን ያሉም አሉ አመሰግናለሁ።

አዎ እንዴ በደንብ ነው የማውቀው። እንደውም ዘመናዊውን በቡና ማሽን መፍጫ ብቻ ሳይሆን። ድሮ ቡና ጥያቄው በነገራችን ላይ ቡና መፍጨት ታውቃለህ ወይ ታውቂያለሽ ወይ ነው የሚለው? እና። ድሮ ለእናቴ ይሄ ሙቀጫና ዘነዘና የሚባል ነገር አለ። ቡናውን ሙቀጫ ውስጥ እንከተዋለን ከዛ ዘነዘና ደግሞ አለ በሱ ነው ጓ ጓ ያደረገን የምንወቅጠው ማለት ነው። እንደዛም አድርጌ እንትን ብዬ አውቃለሁ። ፈጭቼ አውቃለሁ። ከዛ አሁን ላይ ቅርብ ጊዜ ደግሞ ማለት ዘመናዊ የሆነ ማሽን ደግሞ ሲኖረን በሱ ደግሞ መፍጨት ጀመርኩኝ ማለት ነው። መፍጨት ብቻ ሳይሆን ቡና ማፍላት እችላለሁ። አልልም። ደስ ይለኛል ሲፈላ ሳይ። ማፍላት እችላለሁ በርግጥ ግን የበዛ ሰው መሃል ምናምን አፍዪ ብትለኝ ይደብረኛል። ምክንያቱም የኢትዮጵያ ባህል እንዴት መሰለህ? በቃ ቁጭ ብለህ ቡናው ጋር ስኒ ዘርግተህ ምናምን ነው። ቁጭ የምትለው እና እሱ ነገር ብዙም ሰውም ስለምፈራ አላደርገውም። ግን ደግሞ ማፍላት ካለብኝ አፍልቼ እኔ ብዙ አልጠጣም ለአባቴ ምናምን አጠጣዋለሁ። ይሄንን ይመስላል እንግዲህ ጥያቄው ደግሞ ያው ቡና መፍጨት ታውቃለህ ወይ ወይ ትችያለሽ ወይ ነው የሚለው? አዎ እችላለሁ ነው። መልሴ አመሰግናለሁ።

ቅሬታዎችን እንዴት ታስተናግዳለሽ ወይ ደግሞ እንዴት ታስተናግጂያለሽ ነው የሚለው? እንደው መጀመሪያ ሰዎችን በደንብ ለመረዳት እና ለመስማት እሞክራለሁ። ምክንያቱም አንድ ሰው እኔ ላይ ቅሬታ አለበት ማለት በሆነ መልኩ እኔ ትክክለኛ ያልሆነ ነገር አድርጌበታለሁ ማለት ነው። ስለዚህ መጀመሪያ ቅሬታው ትክክልም ሆነ ትክክልም አልሆነ ያ ሰውየው መጀመሪያ ይቅርታ ነው የምጠይቀው ስላስደረስኩበት በቃ ስላደረስኩበት የስሜት መቀያየሮች ምናምን ትክክለኛም ሆነ ቅሬታው አልሆነም ነው የምለው። በቃ እኔን ሲያስብ ያህ ሰው መጥፎ ስሜት ስለተሰማው ብቻ ይቅርታ እጠይቃለሁ። ከዛ በኋላ ያው ቅሬታው ትክክል ከሆነ በቃ ራሴን አስተካክላለሁ ማለት። በቃ ይቅርታ ከዚህ በኋላ እንደዚህ እንደዚህ አላደርግም። ከልምድ ማነስ ነው ወይ ከ ብቻ በስህተት ነው እንደሆነ ገልጬ ይቅርታ እጠይቃለሁ ማለት ነው። ሌላው ደግሞ ምንድነው? የማደርገው እነሱ ያዩበትና እኔ ያየሁበት መንገድ ትክክል ካልሆነ የሚረዱ ሰዎች ከሆነ ይቅርታ ከጠየኩኝ በኋላ ያለውን ነገር ለማስረዳት እሞክራለሁ። የሚረዱ አይነት ሰዎች ካልሆኑ ደግሞ ምንም ማድረግ አልችልም። በቃ ክርክር ውስጥ ትክክል አይደላችሁም ምናምን ብዬ ሌላ ጥል ውስጥ መግባት አልፈልግም አልወድም ጥል ሲጀመር በቃ ተቀብዬ ዝም ነው የምለው። ከእናትና ከአባቴ ጋም ሲሆን እንደዛ ነው ግን ደግሞ እነሱ ከተሳሳቱ እናትና አባቴ ከሆኑ እነሱ ከተሳሳቱ ግን ቅሬታቸውን ተቀብዬ ይቅርታ ብዬ እንደተሳሳቱም እነግራችኋለሁ ማለት ነው። ሌላ ግን ሰው ከሆነ እና እንደመግባባቴ እንደተግባቦቴ መጠን ይወስነዋል ማለት ነው። እሱን አይቼ ነው እንትን የምለው ግን ለሁሉም ነገር መጀመሪያ ይቅርታ እጠይቃለሁ በይቅርታ ነው። ነገሮችን የምቀበላቸው ከዛ በኋላ ግን ያለውን ነገር እያስተካከልኩ እያስተካከልኩ እሄዳለሁ ማለት ነው። አመሰግናለሁ

የምትወጂው ስፖርት ምንድነው ነው ነው የሚለው የምወደው ስፖርት ያው ማየት ነው ወይ መመልከት ነው ብዬ ነው የማስበው እና የምወደው ስፖት እንትን ነው ኳስ ነው ኳስ ደስ ይለኛል እንደውም አሁን ላይ በሞሮኮ የተዘጋጀውን የአፍሪካ ዋንጫ ነበረ እሱን እንደው ሙሉውን አላየሁትም ግን በተቻለኝ መጠን የመጨረሻውን የፍጻሜውን ጨዋታ ለማየት ሞክሬ ነበረ፤ ነሳ አዶማኔ ያሉበትን ጨዋታ ማለት ነው ኳስ ደስ ይለኛል በተለይ ደግሞ ኢትዮጵያ ያለችበት ጨዋታ ከሆነ በቃ ደስ ብሎኝ ነው የማየው ማለት ነው፤ ሌላው ሩጫ አያለሁ ሩጫ የማየው የራሴ አትሌቶች የኢትዮጵያ አትሌቶች የአለም ሻምፒዮና ወይንም ደግሞ ኦሎምፒክ ምናምን ሲሳተፉ በቃ ያለው ነገር ደስ ስለየሚለኝ የዛኔ አትሌቶችን አያለሁ ሩጫም አይቻቸው እደግፋለሁ ማለት ነ፤ ሌላ አሁን ላይ ቼዝ ስፖርት ውስጥ ከተመደበ እንግዲህ ቼዝ ቼዝ ጨዋታ ነው መሰለኝ ግን ስፖርት ስለተባለ ያው የስፖርት ጨዋታ የምወደው ኳስ ነው መጀመሪያ ደረጃ የምወደው፤ ከዛ ደግሞ አሉ አሁን ላይ እየወደድኳቸው ያሉት ባስኬት ቦል ቦሊ ቦል ምናምን ዝም ብዬ ሲጫወቱ ሰዎች ምናምን ሳይ ደስ ይለኛል ማለት ነው ኳስን በነገራችን ላይ በፊት ገና በጣም ተማሪ እያለሁ መጫወት ደስ ይለኝ ነበረ ጎበዝም ባልሆን መጫወት ነበር ያ ሴትም ብሆን ከወንዶች ጋር ሁላ እየተቀላቀልኩኝ እጫወት ነበር እና ለዛ ይመስለኛል በጣም የምወደው አመሰግናለሁ በጣም።

ከቤተሰቡ ጋር? ምን አይነት በዓላትን ታከብራላችሁ ነው የሚለው እንግዲህ ያው ኢትዮጵያ ውስጥ እና ደግሞ እንደ ኦርቶዶክስ ተዋህዶ እምነት ተከታይነቴ ብዙ በዓላት አሉ አበይት የሚባሉ በዓላት ለምሳሌ ፋሲካ አለ ፋሲካም ያው ከቤተሰቤ ጋር ነው የማከብረው። ገና አለ ገና በጣም ትልቁ በዓል ነው ጌታችን መዳኒታችን ኢየሱስ ክርስቶስ የተወለደበት ልደቱን የምናከብርበት በዓል ነው። ክሪስማስ እንደሚባለው አይነት ሳይሆን የኛ ሙሉ ለሙሉ ሃይማኖታዊ ይዘት ያለው በዓል ነው። ጾም አለው ከገና በኋላ ተጾሞ አንድ ወር ከምናምን ቀን ተጾሞ ነው። ከዛ ተፈቶ። የልደት ቀን በጣም የምናከብረው ፋሲካም እንደዚህ ሃምሳ አምስት ቀን አካባቢ ተጾሞ ማለት ነው። ፋሲካን የምናከብረው እና? በቃ እንደዚህ ነው። ሌላ ምን አለ እንቁጣጣሽም አለ በደንብ ይከበራል። መስቀል አለ ጥምቀት ደግሞ አለ ውይ ጥምቀት በጣም ነው ደስ የሚለው። ጥምቀት ማለት ከቤተሰብ ጋር ብቻ ሳይሆን እንደ ሀገር በቃ እኛ የኦርቶዶክስ እምነት ተከታዮች ውጭ ወጥተን ነው በቃ ታቦት ተከትለን ታቦቱን ሸኝተን አሳድረን ከዛ ደግሞ ወደ ቤቱ መልሰነው ወደ ደብሩ መልሰነው በቃ ውጭ የሚከበር በዓል ነው እና ደስ ይላል። ብቻ ብዙ በዓላቶች አሉ። እንግዲህ እነዚህን በዓላቶች እንግዲህ ከቤተሰቦቼ ጋር ሁሉንም በሚባል ሁኔታ ከቤተሰቦቼ ጋር አብረን ነው የምናከብረው ማለት ነው። አመሰግናለሁ።

የወተት ተዋጽኦ ትወጃለሽ ወይ ነው የሚለው? አዎ ወተቱ ራሱ በቃ ደስ ይለኛል። እ በተለይ ደግሞ ይሄ ፓስቸራይዝድ የሆነው ታሽጎ ሚሸጠው ወተት ሳይሆን። ይሄ ትክክለኛ አለ አይደለ ከላሙ ላይ ከላሟ ላይ ትክክለኛ የታለበው አይነት ወተት ውይ እሱ በጣም ጣዕም ሁላ ይለይብኛል በጣም ነው ደስ የሚለኝ። እእ ከወተት ከዛ እርጓ አለ እእ እርጓ አለ ከዛ ቅቤ ይወጣዋል እርጎም ደስ ይለኛል። ከምግብ ጋ ብቻውን አልበላውም እኔ ብዙ ጊዜ ከምግብ ጋ ምናምን ቀላቅዬ እበላለሁ። ከዛ አይብ አለ ደሞ በቃ አይቡም ደሞ በደንብ ተሰርቶ እ በአይነት ተሰርቶ አንዳንዴ በሚጥሚጣ ተደርጎ እ አንዳንዴ ደግሞ እንደ ክትፎ ተሰርቶ በቅቤ ተለውሶ ምናምን እሱም ይመቸኛል ማለት ነው። እ ቅቤውም ደስ ይለኛል ስበላውም እንደውም ዘይት ከምንጠቀም እ ቅቤ ብንጠቀም ይሻላል ባይ ነኝ ሳይበዛ ምክንያቱም ትክክለኛ እና የተረጋገጠ አይነት ቅቤ ካገኘን ለጤናችንም ጥሩ ይመስለኛል። አሁን ካለው ዘይት አንፃር ማለት ነው። ሌላው ደግሞ እ ለፀጉሬም እጠቀመዋለሁ ቅቤውን እና በቃ ደስ ብሎኝ ነው ምጠቀመው ሁሉንም የወተት ተዋጾዎች እጠቀማለሁ። አመሰግናለሁ በጣም

የመንገድህን ስም ታቃለህ ወይ? ነው የሚለው አሁን ላይ ኢትዮጵያ ውስጥ የመንገድ ስሞች መጥተዋል በታዋቂ ሰዎች በአፍሪካ መሪዎች ስም በብዛት በሰው ስሞች ነው እና በሀገራት ስም የመንገድ ስም ተመስርቷል። እኔ ግን ያው አንዳንዴ ዩፒኤስ ምናምን ስትጠቀም አንዳንዴ እንደዛ ይመጣልኛል እንጂ የመንገድ ስም አላውቅም በደንብ በጣም የተወሰኑትን ነው እንደዛ የማውቀው ብዙ ጊዜ ያው እንደ አጠቃላይ የሚጠራበት የመንገዱ ስም አለ አደለ ለምሳሌ አሁን እኔ ያለሁት ጎፋ ካምፕ ነው ጎፋ ካምፕ ሰፈር ማለት ነው የሰፈር ስሙን ማለቴ ነው እንደዛ ነው እንጂ የማውቀው የመንገድ ስም ይሄ የመንገድ ስም እንደዚህ እንደዚህ የሚባለውን ነገር እውነት ለመናገር ገና እኔ ብቻ አይደለሁም ሙሉ ኢትዮጵያውያን ብዙ የሚቀረን ይመስለኛል። ገና ነን እና የመንገድ ስም ታውቂያለሽ ወይ? ነው የሚለው አላውቅም እውነት ለመናገር አላውቅም አመሰግናለሁ።

የምሳ የእረፍት ምን ያህል ጊዜ ነው የሚለው የምሳ እረፍትሽ ምን ያህል ጊዜ ነው የሚለው? እኔ ቋሚ ሰራተኛ ስላልሆንኩኝ እንደዚህ ሰዓት የምስ እረፍት ብዬ መናገር አልችልም። ምክንያቱም ቋሚ ስራ የለኝም። አሁን ላይ የራሴን በራሴ ነው እየተንቀሳቀስኩኝ ያለሁት እና ስለዚህ የትኛውንም ሰዓት የምሳ ሰዓቴ እንደፈለኩ ሳፋም አድርጌ መጠቀም እችላለሁ አሁን ላይ ማለት ነው። ግን ስራ በነበረኝ ሰዓት ምናምን ብዙ ጊዜ አንድ ሰዓት ነው የምሳ ሰዓት እና አንድ አንድ ቦታ አንድ ሰዓት ተኩል አይቻለሁ መሰለኝ። እንደዚያ ነው የምሳ ሰዓት የእረፍት ሰዓት የሚሆነው። ግን ያው አሁን ላይ እኔ የምሳ ቋሚ ሰራተኛ ስላልሆንኩኝ የምሳ የእረፍት ሰዓት የለኝም ማለት ነው። የለኝም ማለት አለኝ ግን ማለት የተገደበ አይደለም ለማለት ነው። ይቅርታ የተገደበ የምሳ ሰዓት ጊዜ የለኝም ማለት ነው። አመሰግናለሁ

ሩዝ ትወጃለሽ ወይ ነው የሚለው? ሩዝ አዎ ደስ ይለኛል። ያው እንደሌላው አለማት የሁል ጊዜ ምግብ ባልሆንም ምክንያቱም እኛ ጋር ያው ብዙ ጊዜ እንጀራ ነው የምንበላውና ኢትዮጵያዊ ስለሆንኩኝ እንጀራ ነው የምበላው። ስለዚህ የማዘወትረው ምግብ እንጀራ ነው። ከዛ ውጪ ግን እንጀራ በማይኖርበት ሰዓት ሩዝ መኮረኒ ፓስታ ምናምን እንበላለን ያው ደስ ባለን ሰዓት ማለት ነው። በየጊዜውም ባይሆን የሆነ በወር አንዴ ምንም ምንም እንመገባለን እና በጣም ደስ ብሎኝ የምመገበው የምግብ አይነት ነው ማለት ነው። እና ሩስ ተወጃለሽ ለሚለው ጥያቄ አዎ እወዳለሁ። እንደ ሌላው አለም እንደ አረብ ሀገራት እንደ ሌሎች ሀገራቶች። ሩዝ በየቀኑ የምመገበው ምግብ ባይሆንም አሁን ለምሳሌ ቻይና ጃፓን ምናምን ሩዝ እኛ እንጀራ እንደምንበላው ነው እነሱን የሚበሉት እና እንደሰማሁት ከሆነ ማለት ነው። እንደዛ ባይሆንም ግን ሩዝን ደስ ብሎኝ የምመገበው ምግብ ነው። ስለዚህ እንጀራ እንኳን ባላገኝ ሩዝ ብዪ ብባል ያው ሩዝ ደስ የሚል ምግብ ነው እና ደስ ብሎኝ የምመገበው ምግብ ነው ለማለት እወዳለሁ። አዎ እወዳለሁ አመሰግናለሁ።

የሽያጭ ግቦች አሉሽ ወይ ነው የሚለው? እኔ ያው ሰራተኛ አይደለሁም የሽያጭ ሰራተኛ አይደለሁኝም። ግን አንድ ፕሮጀክት ላይ አንድ የሴልስ ፐርሰን ሆኜ የመስራት እድል ነበረኝ አንድ ኢቨንት ላይ አጋጣሚ ሴልስ ላይ ሴልሱን እንድቆጣጠር ምናምን ተደረገ እና በዚያ ሰዓት ምን አደረኩኝ? ስልት አወጣው ስትራቴጂ አወጣው የሴልስ ስትራቴጂ አወጣሁኝ እና እያንዳንዱን ሳምንት እያንዳንዱን ቀናቶች ያንን ያንን ማሳካት ያለብንን ጎል የምናሳካባቸውን መንገዶች ስልቶች እቅዶች ነደፍኩኝ ማለት ነው። እንደ ሽያጭ ዋናነቴ ስለዚህ እንደዛ አድርጌ ያው ስራው መጨረሻ ላይ ባይሳካም ባይሳካም ማለት በእኔ ምክንያት አይደለም ፕሮጀክቱ የአጋጣሚ ወደ ሌላ ቀን ተዘዋወረ። እና ባይሆንም ግን ጥሩ የሆነ መስመሮችን አይቼበት ነበረ አሃ ለካ ይሄንንም መስራት እችላለሁ። ለካ አዳዲስ ሙያዎችንም እንደዚህ አድርጌ መማር ማዳበር እችላለሁ የሚለውን ነገር አይቼዋለሁ አይቼበታለሁ። እና አሁን ላይ የሽያጭ ግቦች የሉኝም ምክንያቱም የሰራ የሽያጭ ሰራተኛ አይደለሁኝም። ግን ደግሞ እዚያ ቦታ ላይ ተመድቤ ስሰራ በእርግጥም በትክክልም የሽያጭ ግቦች ኖሮኝ ነው የምሰራው። ያንን ነገር እንግዲህ ልምድ ወስጃለው ማለት ነው። ከዚያ ስራ እጅግ አድርጌ አመሰግናለሁ ለጥያቄው

ምን አይነት ቦርሳ ትጠቀሚያለሽ ነው? ሚለው እኔ የምጠቀመው ቦርሳ አነስ ያለችው እና ተንጠልጣይ ቦርሳ ደስ ትለኛለች ረዘም ማድረጌ የምይዛት ማለት ነው እንደዛ ሲሆን በቃ ደስ ብሎኝ እጠቀማለሁ ማለት ነው። ያው እ እንደ ሴቶች ትልልቅ ቦርሳ ምናምን ምናምን የለኝም እ ቢኖረኝም ደግሞ አልጠቀምም። ግን ተንጠልጣይ ቡርሳ እእ ደስ ይለኛል። እእ አሁን ደግሞ ያው ግዴታ አለ ላፕቶፕም እእ የሆነ ቦታም ሲሄድ ደሞ በጣም እእ አሁን ለምሳሌ ገዳማት ምናምን ሲሄድ ደግሞ የምትጠቀምበት እንደው የእጅ ቦርሳዬ በሚታዘለው ቦርሳ ቢኖረኝ እእ ደስ ይለኛል። ከዛ ውጪ ግን እእ ምን አይነት ቦርሳ ትጠቀሚያለች? ደስ ብሎኝ የምጠቀመው ቦርሳ ተንጠልጣዩን ቦርሳ ነው ትልቁና የእጁን ቦርሳ አይመቸኝም። አመሰግናለሁ

አይ አልጽፍም ያን ያህል የበዛም ነገር ስለማላደርግ ይሆናል። ምንድነው ጥያቄው የሚልም ወደ ሱቅ ከመሄድሽ በፊት ዝርዝር ትጽፊያለሽ ወይ ነው የሚለው? ያው የተጻፈው ወደ እሱ ከመሄድ በፊት ዝርዝር ተጽፏል ሆይ ነው። ያው እኔ ሰው ሴት ስለሆንኩኝ ወደ እሱ ከመሄድሽ በፊት ዝርዝር ትጽፊያለሽ ወይ በሚል አስተካክለዋለሁ ማለት ነው። አይ አልሄድም አልጽፍም ምክንያቱም ያን ያህል ብዙ መቃ ስለማልገዛ ያው የምፈልጋቸውን ነገሮች ገዛዝቼ እመለሳለሁ ማለት ነው። አንዳንዴ ደግሞ እዛ ሆኖ የምፈልገው እቃ ካገኘው መግዛትም እችላለሁን? ያን ያህል ዝርዝር ጽፌ በፕላን ምናምን እቃዎችን ገዝቼ አላውቅም። ግን በተቻለኝ መጠን በቃ መግዛት የምፈልጋቸውን እቃዎች እዛው አይቼ አስቤ እሄዳለሁ። ከዛ ደግሞ የምጨምረው ነገር ካለ እዛው እጨማምራለሁ እንጂ ዝርዝር ጽፌ ይሄን እገዛለሁ ይሄን አደርጋለሁ ምናምን ብዬ አልሄድም። እንደዛ ነው የማደርገው ማለት ነው። አመሰግናለሁ

በሰአት የምትደርሺ ሰው ነሽ ወይ ነው የሚለው? በተቻለኝ መጠን በተባልኩበት ቀጠሮ ወይ ቀጠሮ ባያዝኩበት ሰዓት ለመድረሱ ነው የምሞክረው። ምናልባት በተለያዩ ምክንያቶች እንኳን የማረፍድ ከሆነ ቀድሜ አሳውቃለሁ ማለት ነው። ብዙ ጊዜ ከእንደዚህ እስከ እንደዚህ ሰዓት እደርሳለሁ እላለሁ ለመድረስ በጣም እሞክራለሁ። የተላኩ የአጋጣሚ በትራንስፖርት ስጥተት በተለያዩ ምክንያቶች እንኳን ባረፍድ ቀድሜ የማሳውቅ አይነት ሰው ነኝ ማለት ነው። ሶ በሰአት የምትደርስ ሰው ነሽ ወይ ለሚለው ጥያቄ? አዎ በትክክል በተቻለኝ መጠን በሰአት ለመድረስ የምሞክር የምጥር ሰው ነኝ። በተለምዶ እንግዲህ የሀበሻ ቀጠሮ የሚባል ነገር አለ። ያው ሰው እውነት ነው። በተቀጠረው ሰዓት መድረስ ልምድ አድርጎታል አለመድረስም በተቀጣጠረው ሰዓት አለመድረስም እንደ ሀገር ልምድ አድርጎታል። ስታስበው ደግሞ በሰውም አይፈረድም በቃ ትራንስፖርቱ ትራፊኩ በጣም ክራውድድ ነው። እኛ ሀገር እና ከዛ ከዛም አንፃር ነው። ሰው እንትን የሚለው ግን ደግሞ በጣም ኖርማል ተደርጓል። ይሄ ነገር ትንሽ ያሳስባል። ግን ያው ስትቀጣጠር እኔ በዚህ ሰዓት ብወጣ ይሄን ያህል ጊዜ ትራንስፖርት ብጠብቅ ምናምን ብዬ ነው መጀመሪያ ጊዜን እንትን ብዬ ግን በተለያየ ምክንያቶች እንኳን ያረፈድኩባቸው አጋጣሚዎች አሉ እነሱንም ይቅርታ ጠይቄ ነው የምቀላቀለው ማለት ነው። ይሄንን ይመስላል በተባልሽው ሰዓት ወይ ደግሞ ባልሽው ሰዓት የምትደርሺ ሰው ነሽ ወይ ነው? በተቻለኝ መጠን ከሰባ አምስት ፐርሰንት በላዩ አዎ አመሰግናለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሻል ነው የሚለው ጥያቄ? ለምን ያህል ጊዜ ምን ያህል ጊዜ በዚህ ስራ ሰርተሃል ነው የሚለው? ያው እኔ ሴት ስለሆንኩኝ ለምን ያህል ጊዜ በዚህ ስራ ሰርተሻል። ምናልባት ይሄን ከጀመርኩ አንድ ወርም አልሞላኝም ግን በዚህ ወር ነው የጀመርኩት። ጥሩ ነው ምንም አይልም። ጥሩ ነው። ብዙ ነገር እያየሁበት እየተማርኩበት ነው ያለሁት እና ደስ ብሎኝ ነው የምሰራው። ቀላል ባይሆንም። ማውራት መቻል እንደዚህ ግን ደስ ይላል ጥሩ ነው። እንግዲህ አንድ አርቴፊሻል ኢንተለጀንስ የእኔን ድምጽ ሊናገር እንደሆነ እያሰብኩኝ ነው ያለሁት በዚያ ላይ ደግሞ በጣም ለየት ያለ ድምጽ እንዳለኝ ሰው ይነግረኛል። ድምፄን ሰዎች ይወዱታል እና። እንግዲህ በዚያ ማየት ደግሞ ራሴን ማየት መቻል ደግሞ ሌላው ትልቁ ነገር ነው። ሌላው ደግሞ ልምድም ይሆነኛል። ዩቲዩብ የራሴን እንዲኖረኝ እፈልጋለሁ እና እዚያ ላይ መስራቴ ስለማይቀር እንደዚህ ማውራት መቻሌ እንደዚህ። ከሰዎች ጋር ማወራት ያህል ነው እየተሰማኝ ያለው እና ይሄን ነገር ማድረጌ በጣም ይጠቅመኛል ማለት ነው። አመሰግናለሁ

ሳህኖችን መታጠብ ትወዳለህ ነው የሚለው ጽሁፍ ግን የሚባለው ሳህኖችን ማጠብ ትወዳለህ ወይ ነው? እኔ ደግሞ ሴት ስለሆንኩኝ ሳህኖችን ማጠብ ትወጃለሽ ወይ ተብዬ ነው መጠየቅ ያለብኝ? ወይ አልወድም። እውነት ለመናገር ሳህን ከማጥብ ሳህኖችን ከማጥብ እንደው ልብስ ባጥብ ይቀለኛል ለምን እንደሆነ አላውቅም ግን አልወድም። ይሄ የማልወደውን ጥያቄ ነው የጠየከኝ እና እንደው ሌላ ነገር ብሰራ ይሻለኛል። ብዙ ጊዜ እንደዚህ በዓል ሲመጣ እንደዚህ ብዙ ያልታጠበ እቃዎች ምናምን ምናምን ሲኖሩ በጣም ነው የምረበሸው። የምትጨነቅ ሁላ ወይኔ በቃ ይሄንን ሁሉ እቃዎቼን አጥቤ የመጨረሰው ምናምን እላለሁ። እና እውነት ለመናገር ሳህኖችን ከማጥብ ሌላ ከባባድ የሚባሉ ስራዎችን ብሰራ የምመርጥ አይነት ሰው ነኝ አልወድም። ስለዚህ ለጥያቄው መልስ የሚሆነው ሳህኖችን ማጠብ አልወድም ነው። አመሰግናለሁ።

"ጥራት ያለው ስራ ማቅረብ ትችላለህ ወይ?" ነው የሚለው። ያው እኔ ሴት ስለሆንኩኝ፤ የምጠየቀው ጥራት ያለው ስራ ማቅረብ ትችያለሽ ወይ ተብዬ ነው። በሚገባ ሲጀመር ጥራት ያለው ስራ ማቅረብም የማልችል ከሆነ፤ ያንን ስራ አልቀበለውም። ከተቀበልኩት ደግሞ በቃ በተቻለኝ መጠን ጊዜዬን ትኩረቴን ሁሉን ነገሬን እውቀቴን ማንበብም ካለብኝ ሁላ አንብቤ መማርም ያለብኝ ነገር ካለ ተምሬ ሰውም አማክሬም ቢሆን የተሻለ ነገር ለማቅረብ ነው የምጥረው። አለበለዛ ያንን ስራ አልቀበለውም ማለት ነው። ያንን ስራ በስነ ስርዓቱ ማስረከብ የማልችል ለምን እቀበላለሁ። ማስረከብ የማልችል ከሆነ ለምን እቀበላለሁ። ስለዚህ ብዙ ጊዜ ያው በተቻለኝ መጠን ጊዜዬንም፣ ጉልበቴንም፣ ገንዘቤንም እዛ ነገር ላይ አውዬ ጥራት ያለው ስራ ቆንጆ ስራ ለማቅረብ ነው የምሞክረው የምጥረው። ያ ደግሞ መገለጫዬ እንዲሆን እፈልጋለሁ፤ እና አንዱም ማስተካከል ማነው ማዳበር የምፈልገው ነገር ቢኖር እንግዲህ ለሰዎች ጥራት ያለው ስራ እያቀረቡ መቀጠል ላይ ነው ማለት ነው። አንዱ ትልቁ ዋጋዬ፣ ትልቁ ነገሬ እንዲሆንም ስለምፈልግ ማለት ነው አመሰግናለሁ።

አሁን ላይ እውነት ለመናገር አለቃ የለኝም። ግን በነበሩኝ ሰዓት በፊት ላይ በነበሩኝ አለቃ በነበረኝ ሰዓት በተቻለኝ መጠን ተግባብቼ የሚባለውን ስራ። ሰርቼ ከስራውም ባለፈ ደግሞ የተሻለ ነገር አቅርቤ ጥሩ ግንኙነት ነው የነበረኝ በነበረኝ አጋጣሚ ማለት ነው። አንድ አለቃ ብቻ ነበረ ትንሽ የረበሸኝ ከዚያ ውጪ ግን የነበሩኝ አለቆች። እግዚአብሔር ይመስገን ተከባብረን የታዘዝኩትን ስራ በሚገባ አቅርቤ በሰአቴ ተገኝቼ። እነዚህን እነዚህ ነገሮች ደግሞ ካደረኩኝ ያው ከአለቃዬ ጋር ምንም ልያጋጨኝ የሚችል ነገር አይኖርም ማለት ነው። ስለዚህ ከአለቃዬ ጋር እንግዲህ እግዚአብሔር ይመስገን መልካም ግንኙነት ነው የነበረኝ ከነበሩኝ አለቆቼ ጋር። አሁን ላይ ግን አለቃ የለኝም ራሴ ነኝ ለራሴ አለቃ ማለት ነው። አመሰግናለሁ

ስልጠና ትወስጃለሽ ወይ ነው የሚለው አዎ ብዙ ጊዜ እኔ በጣም ነው የምወደው በብዙ መንገዶች ስልጠና ለመውሰድ እሞክራለሁ በአካልም በመስመር ላይ ማለት ነው፤ ምንድነው የማደርገው ያው ችሎታዬን በስራ ረገድ ያሉ ነገሮችን እንዲያዳብርልኝ እወስዳለሁ፤ ሌላው ደግሞ ሶፍት ስኪሎችን ለማግኘትም ስልጠናዎችን እወስዳለሁ በየጊዜው በቃ በተቻለኝ መጠን የሆነ የሆነ ነገር እፈልጋለሁ አለበለዛ ከህይወት ጋር ራሴን እያሻሻልኩ ህይወቴን እያሻሻልኩ እውቀቶቼን እያሻሻልኩኝ ሶፍት ስኪሎቼን እያሻሻልኩኝ መሄድ አልችልም እና የእድሜ ልክ ማለት ይቻላል የላይፍ ሎንግ ተማሪ መሆን ነው የምፈልገው በህይወቴ። ስለዚህ እሱን ደግሞ መስመር ላይ የሚያደርገኝን የተወሰነ ነገር እያደረኩኝ ነው ያለሁትኝ እንግዲህ ስልጠናዎች እወስዳለሁ በተቻለኝ መጠን ስልጠናዎችም በትንሹ እኔ በማውቀው መልኩ ለማሰልጠን ሰዎችን እሞክራለሁ ይሄንን ይመስላል አመሰግናለ።

የተበላሸ ነገር ማስተካከል ትችያለሽ ወይ ነው የሚለው? አዎ በተቻለኝ መጠን እሞክራለሁ። አይገርምም ድሮ ጀምሬ ማለት ነው። ከአባቴ ጋር አባቴ ምንም ነገር ሲበላሽ እሱ ነበር የሚያስተካክለውና ከእሱ አይቼ ይመስለኛል። አንዳንዴ አሁን ለምሳሌ በጣም በሚገርም ሁኔታ ኤሌክትሪክ ብጥስጥስ ቢል የሆነ ጊዜ ብጥስጥስ ብሎ እኔና አባየ ያስተካከልነው። እኔና አባቴ ማለት ነው ሌላው ደግሞ ኤሌክትሪክ ራሱ አንዱ ከአንዱ ከቆጣሪው ራሱ እንትን ቢል ሄጄ በቃ በድፍረት ነው ሁሉን ነገር የምሰራው። የተበላሸ ነገር ካለ በቃ አስተካክላለሁ። በስልኬ ቢበላሸ ራሴ ነኝ። ሪሞት ቢበላሽ ራሴ ከፋፍቼ አስተካክለዋለሁ። አንዴ የማልረሳው የስልኬ ስልቼ ስልኬ ስማርት ነበር ግን የዛሬ ትንሽ ቆይቷል ስምንት አመት ምናምን ይሆናል። ባትሪሙ የወጣ ስልክ ነበረና። ባትሪውን ሲወጣ ይሄ ባትሪው የሚገናኝበት ሽቦ ነገር አይደል እሱ ተበጠሰብኝ ከዛ በቃ ብል ብል ብል ገንዘብ ደግሞ አልነበረኝም ማሰራት አልችልም። እና ብል ብል ብል ሀሳብ መጣልኝ ምን አደረኩኝ? አንድ ቦርሳ ነበረኝ እና ቦርሳውን ቁልፍ ነቀልኩትኝ እና ይሄ ከዛ በኋላ እዛ ላይ አጣበቅኩት ማለት ነው። አስገብቼ ከዛ በኋላ ረጅም ጊዜ ቻርጅ ያደርግልኝ ነበር። እንደዛ አድርጌው ሰርቼውና በጣም ሌሎችም አጋጣሚዎች አሉኝ እንደዚህ የሰራሁባቸውና። የተበላሸ ነገር ማስተካከል ትችያለሽ ወይ? ውይ በደንብ በደንብ ጎበዝ ነኝ። አመሰግናለሁ

አዎ ወይ በጣም ደስ ይለኛል። ሰዎችን ማስደሰት የሰዎችን ፈገግታ ማየት እወዳለሁ ስጦታ መስጠት እወዳለሁ። ወይ ነው የሚለው ያው ሴት ስለሆንኩኝ እኔ ስጦታ መስጠት እወዳለሁ። ትወጃለሽ ወይ የሚለው ጥያቄ? አዎ እወዳለሁ። እንደውም ከምቀበል ብሰጥ የምመርጥ አይነት ሰው ነኝ እና ደስ ብሎኝ ነው የማደርገው። ስለዚህ እንደዚህ አይነት ልምዶችም አሉኝ። በቃ ያን ያህል የታሸገ ባይሆን የተጠቀለለ ነገር ባይሆን ምናምን ለሰዎች ያለኝን ነገር ማካፈል እወዳለሁ። ለማውቃቸውም ለማላውቃቸውም ሰዎች እና ብዙ ጊዜ ራሴን ለማስደሰትም እንደዝያን እነዚያን መንገዶች እጠቀማለሁ ማለት ነው። በተቻለ መጠን ለሰዎች የሆነ ነገር አድርጌላቸው ሲደሰቱ ፈገግ ሲሉ ማየት ማለት ነው። መንገድ ላይ ለማያውቀኝ ሰው ሁላ ፈገግ ለማስባል ስል የሆነ ነገር አደርጋለሁ። ስለዚህ ስጦታ መስጠት ትወጃለሽ ወይ ለሚለው ጥያቄ? በሚገባ እወዳለሁ ነው መልሴ። አመሰግናለሁ

ጊዜሽን በደንብ ጊዜህን በደንብ ታስተዳድራለህ ወይ ነው የሚለው ያው ወደ እኔ ሲመጣ ዳሞ ሴት ስለሆንኩ ጊዜሽን በደንብ ታስተዳድሪያለሽ ወይ ለሚለው ጥያቄ? አይ ጎበዝ አይደለሁም። ወደፊት ግን በደንብ ተምሬ ጊዜዬን በደንብ ማስተዳደር የምፈልግ አይነት ሰው ነኝ። ጊዜዬን ብቻ ሳይሆን አይምሮዬን በደንብ ማስተዳደር የምፈልግ አይነት ሰው ነኝ እና። ሌሎች ነገሮችንም እንደዚሁ ማለት ነው ስለዚህ በተቻለኝ መጠን ለማስተካከል እና ጥሩ የሆነ የህይወት መንገዶች እንዲኖሩኝ እፈልጋለሁ። ግን የሆነ ሰዓት ራሴን ስወጣ የሆነ ሰዓት ያን ነገር ከመ ተግባራዊ ከማድረግ ወደኋላ ስቀራ አየዋለሁ። እና በደንብ የጊዜን ማስተዳደር ጥበብ በደንብ መማር በደንብ ማጥናት በደንብ ተግባራዊ ማድረግ እፈልጋለሁ። በደንብ መለማመድ እፈልጋለሁ። ያው ትምህርቱን እንማራለን ግን ብዙ ጊዜ ችግራችን የእውቀት ሳይሆን የተግባር ነው አይደለም። ስለዚህ የተግባርን ብቻ ሳይሆን አሁን ለምሳሌ የሆነ ነገር ማሰብ ማድረግ አሁን ለምሳሌ ጠዋት ጠዋት ስፖርት መስራት እፈልጋለሁ። ጠዋት ጠዋት ስፖርት መስራት ምን ያህል እንደሚጠቅመኝ ሰርቼም አይቼዋለሁ እኮ። ጠዋት ጠዋት ስፖርት መስራት ጠዋት ጠዋት መንቃት ምን ያህል ህይወቴ ላይ ጤናዬ ላይ ስራዬ ላይ ሌሎች ግንኙነቶቼ ላይም በቃ ትልቅ የሆነ እንትን አላቸው። ተጽዕኖ እንዳላቸው እኮ አውቃለሁ ግን ደግሞ የምን ችግር አለብኝ ማለት ነው። እኔ የአፈጻጸም ትልቅ ችግር አለብኝ ማለት ነው። ስለዚህ ይሄንን የአፈጻጸም ችግሬን ዳሞ አስተካክዬ የጊዜውን በደንብ አጠቃቀሜን ተምሬ ልምድ አድርጌው እንግዲህ። ሌላ ጊዜ መጥቼ ደግሞ ጊዜሽን በደንብ ትጠቀሚያለች ወይ ታስተዳድሪያለች ወይ ስባል አዎ የምልበት ቀን ይመጣል። ለጊዜው ግን ጊዜዬን በደንብ አላስተዳደርም ነው መልሴ አመሰግናለሁ።

በስልክሽ ገንዘብ ትልኪያለሽ ወይ? ነው የሚለው። አዎ ገንዘብ እልካለሁ። ገንዘብ እልካለሁ። እቀበላለሁ። የሚከፈል ነገር ካለ እከፍላለሁ። አሁን ላይ ግዴታችን ሆኖም አይደለ? ገንዘብ ማስተላለፍ ካርድ ሙላት፣ መበደር በስልኬ ሁሉን ነገር አደርጋለሁ። ስለዚህ ገንዘብ መላክ ብቻ ሳይሆን በቃ ገንዘብ እቀበላለሁ፣ እከፍልበታለሁ። ደሞዝ እንዲገባልኝ አደርጋለሁ በስልኬ። እነዚህን ሁላ ነገሮች በስልኬ ነው የማከናውነው። አሁን ላይ ስልካችን ባንካችን ነው። አሁን ላይ ስልካችን ስራችንን የምንሰራበት ነው። አሁን ላይ ስልካችን ትምህርታችንን የምንማርበት ነው። እና ሁሉንም ነገር በአንድ ላይ የሚሰራልን ነገር ቢኖር አሁን ላይ ስልካችን ነው። ስለዚህ ከስልካችን ውጪ ምንም ማድረግ አንችልም። እና አሁን ላይ እንግዲህ ይሄንን ይመስላል ማለት ነው። በተረፈ ደግሞ ያው አዳዲስ ነገሮች በስልካችን ገና ብዙ ነገሮችን እንሰራለን ብዬ ተስፋ አደርጋለሁ። አሁን ላይ ግን በስልክሽ ገንዘብ ትከፍያለሽ ወይ? ለሚለው ጥያቄ አዎ በብዛት ደግሞ ቴሌ ብርን በመጠቀም መብራት፣ ውሃ የተለያዩ ወጪዎችን እከፍላለሁ ማለት ነው። አመሰግናለሁ።

ባዶ እግርሽን መራመድ ታውቂያለሽ ወይ? ወይ ትቼበታለሽ ወይ? ነው ሀሳቡ። ባዶ እግሬን ለመሄድ እሞክራለሁ ብዙ ጊዜ ግን ሰነፍ ነኝ በጣም አልችልም። በትንሽ መንገድ በላይ አልራመድም። በተለይ ደግሞ መንገዱ ኮሮኮንች ከሆነ የሚቆርሙ ከሆነ ምናምን በቃ ጭራሽ ነው የማልራመደው። ግን አዎ ለምሳሌ ቤተክርስቲያን ውስጥ ስንገባ አውልቀን ነው የምንገባው። ለምሳሌ አውልቀን ገብተን ወደ ጸበል የምንሄድ ከሆነ መንገዱ በደንብ የተጠረገና የተስተካከለ ከሆነ እሄዳለሁ። አለበለዚያ ግን ኮሮኮንች ካለበት ትንሽ የማይመች አይነት መንገድ ከሆነ በጣም ነው የምቸገረው፤ በጣም ነው የሚከብደኝ፤ እና አልችልበትም ማለት ነው። ቶሎ ነው የሚደክመኝ ቁርቁር ይለኛል ምናምን እግሬ ላይ ያለውን ቆሻሻ ለማንሳት ስታገል ምናምን ሰዓቱ ይሄዳል። ስለዚህ በባዶ እግርሽ መራመድ ታውቂያለሽ ወይ? አዎ፤ ግን ጎበዝ አይደለሁም። ተግባራዊ ለማድረግ ላይ ግን ችግር አለብኝ ማለት ነው። ስለዚህ በባዶ እግሬ መራመድ አውቃለሁ፤ ግን ደግሞ በባዶ እግሬ መሄድ አልችልም። ይደክመኛል ቶሎ ወይ ይቆረቁረኛል ማለት ነው። መንገዱ ጥሩ ካልሆነ ማለት ነው አመሰግናለሁ።

ምን የቤት እቃዎችን ትጠቀማለህ ነው የሚለው? ያው ቤት ያፈራውን የቤት እቃዎች እጠቀማለሁ። ለምሳሌ አልጋ አለ ወንበር አለ ምግብ ማብሰያ አለ ስቶቭ አለ። እቃ ቤት ስንሄድ አሁን ለምሳሌ እንጀራ መጋገሪያ አለ ወጥ መስሪያ አለ የሸክላማ አለ የብረት ድስትም አለ። ወጥ መስሪያ ወጥ ማቅረቢያ አለ ሳህን ምግብ መመገቢያ አለ። በቃ ኪቺን ካቢኔት አለ ከዛ ደግሞ ስንወጣ ስቶቭ አለ። ከዛ ደግሞ ስንወጣ የቤት እቃ ወንበር ጠረጴዛ አለ ቲቪ አለ ቲቪ ስታንዱ አለ። ከዛ ደግሞ ምንጣፉ አለ በቃ ምን ቅጡ መደርደሪያው አለ ጠረጴዛው አለ። መጽሐፍ መደርደሪያው አለ ከዛ ደግሞ ቁም ሳጥኑ አለ አልጋው አለ። መሳቢያው አለ በቃ ምኑ ቅጡ ወንበር አለ የመኝታ ቤት ወንበር እዛው በረንዳ ላይ ደግሞ ያሉት እቃዎች አሉ። ከዛ ደግሞ ኪችን ገብተን ደግሞ ሲንክ እቃዎቹ ሁሉም ነገሮች አሉ እነዚህ ሁላ ነገሮች የቤት እቃዎች አሉኝ። እና አመሰግናለሁ

በየትኛው መተግበሪያ መልእክትን ትልካለህ ነው የሚለው ጥያቄው? ያው ወደ ሴት ስለሆንኩኝ እና ወደ ሴት ስንቀይረው ደግሞ በየትኛውም መተግበሪያ መልእክትን ትልኪያለሽ በሚለው ይያዝልኝ። አንደኛ መላኪያዬ እና የመጀመሪያ ምርጫ የቴሌግራም ነው። በቴሌግራም መልእክቶችን ፋይሎችን ብዙ ነገሮችን እልካለሁ። ከዛ ባለፈ ደግሞ ይሄ ኖርማል ኤስኤምኤስ ቴክስት ማድረጌው አለ። አይደለ የስልካችን በእሱ እንጠቀማለን። ከዛ ካለፈ ደግሞ በቃ ጥንቃቄ። ባለው መልኩ ያው በኖርማል ስልክም ቴክስት አደርጋለሁ። በሊንክድኢን አደርጋለሁ አንዳንዴ እና ሜሴንጀርም እልካለሁ። ግን የመጀመሪያ ምርጫሽ ምንድነው? ተብዬ ከተጠየኩኝ። በየትኛውም መተግባሪያ መልእክት ማስተላለፍ ነው ተብዬ ከተጠየቅኩኝ። በቴሌግራም ነው መልሴ ስለዚህ የመጀመሪያ ምርጫዬ ቴሌግራም ነው። ከዛ በኋላ ሲቀጥል ሜሴንጀር አለ ፌስቡክ ሜሴንጀር። ከዛ ሲቀጥል የስልክ አለ። ከዛ ሲቀጥል ደግሞ የሊንክሊን አለ ማለት ነው። ስለዚህ በተቻለኝ መጠን የምንችለውን ነገር እናደርጋለን ማለት ነው። አመሰግናለሁ።

ቤትሽን ምን ያህል ጊዜ ታጸጃለሽ? በሚል ጥያቄ ቀይሬዋለሁ ጥያቄው ግን ቤትህን ምን ያህል ጊዜ ታጸዳለህ? የሚል ጥያቄ ነው እኔ ደግሞ በምን ያህል ጊዜ ታጸጂዋለሽ በሚል አስተካክዬዋለሁ ማለት ነው። በየቀኑ መጥረግ ካለብኝ እጠርጋለሁ። ካለብኝም እንደዛው እለውላለሁ ግን ደግሞ በሳምንቱ ሁለቴ ቤታችንን ካጸዳን በቂ ነው ብዬ ነው የማስበው ሌላውን ጊዜ እየጠረግ ነው እንሄዳለን ማለት ነው ከዛ ባለፈ ደግሞ ውስጡ ያሉትን ነገሮች ምናምን ድንኳኖች ምናምንም ካሉ ደግሞ እነሱንም ፅድትድት እትናደርጋለን ማለት ነው። ያው ለጥያቄው መልስ የሚሆነው በቤታችንን እንግዲህ በሳምንት አንዴ፣ በሳምንት ሁለቴ በደንብ እናጸዳለን። ከተቻለ በየቀኑ እናጸዳለን። ከዛ ካለፈ ደግሞ ማስተካከል የምንችለው ምንድነው። ብዙ ነገሮችን ማስተካከል እንችላለን ማለት ነው። አመት በዓል ሲደርስ ምናምን በደንብ ብዙ ነገሮችን አስተካክለን እናጸዳለን አመሰግናለሁ።

ውይ በጣም በረጅም ጊዜ አንድ ጊዜ ማለት ነው። በረጅም ጊዜ እንደው ልምዱም የለኝም መናፈሻ የመሄድ ልምዱም የለኝም። ግን አሁን አንድ ሬስቶራንት አለ ማን ያዘዋል ሬስቶራንት የሚባል እና እዚያ ግን እንደው በሁለት ወርም ምናምን ሄጃለሁ ተደጋጋሚ አንዱን ሰሞን አንዱን ሰሞን ማለት ነው። ከዚያ ውጪ ግን እንደዚህ ለመንሸራሸር ምናምን የምሄድ አይነት ሰው አይደለሁም። በሚገርም ሁኔታ ግን ኢትዮጵያ ውስጥ በጣም ብዙ የሚባሉ መናፈሻዎች ተሰርተዋል። እውነት በቃ ከቤተ መንግስት ጀምሮ አራት ኪሎ አለ። ፍሬንድሺፕ አለ። በቃ ብዙ ብዙ አለ ኢትዮጵያ ውስጥ ገነት ሆቴል ብዙ ብዙ ሌሎችም አሉ የተሰሩ ደግሞ መንግስት ያሰራቸው ማለት ነው። በየቦታውም እንደ መናፈሻ አድርጎ ሰዎች ተቀምጠው እንዲዝናኑባቸው እንዲያነቡባቸው የሚገፋፉ ቦታዎች ማለት ነው። እንደዚያ ቦታዎች እንኳን የሚሄድ ልምድ የለኝም። መናፈሻ ግን እንደው በየጊዜው በየወሩ ምናምን የመሄዱን ልምድ ባዳብረው ደስ ይለኛል። አመሰግናለሁ